እሳት ለማንደድ የምትጠቀመው ክብሪት ነው። ክብሪት ከሌለኝ ላይተር አድርጊ ማነደው ሌላው ምን አማራጭ አለኝ! እንጨት አደረግና በደንብ እንዲቀጣጠልልኝ ያ ክብሪት ነው ዋናው ማንደጃ ለማንደድ የምጠቀመው ነገር ሌላ ምንም አማራጭ የለኝም።

አዎ በደንብ እገናኛለሁ የሂሳብ ስራ ስለሆነ ምሰራው። ብዙ ጊዜ ያገናኘኛል ለምክፈልም ሲመጡ የቀረ ብር ካላቸው ወይም ለነሱ ለመክፈል ሲሄድ በደንብ ነው የምንገናኘው። ብዙ ጊዜ እንደውም ከእነሱ ጋር አጠፋለሁ ከደንበኞች ጋር በጣም ነው የምንገናኘው። የስራ ቤተሰቦች ስለሆኑ ማለት ነው።

የስራ ጊዜ ገደብ የለኝም። ስራ ካለ ለመስራት ዝግጁ ነኝ እኔ ሁሌ ሁሌም ብዙ ገደብ የለኝም ያው በቀን የመስሪያ ሰዓት ማታ አይሆን እንጂ በቀን ምንም የስራ ገደብ ምንም የስራ ጊዜ ገደብ ይለኝም። እሰራለሁ ምሳ ስዓት ምናምን ብዬ አላቋምጥም እኔ

የተለያዬ አይነት ሳሙናዎችን እጠቀማለሁ ለገላዬ ሌላ ነው ለልብስ ማጠቢያ ሌላ ነው ለእቃ ማጠቢያ ሌላ ነው። ብዙ አይነት ሳሙና እጠቀማለሁ የገላ የገላ ነው። ልብስ የማጥበው የልብስ ነው በልብስ ማጠቢያ ሳሙና ነው የእቃ ሳሙና አለ። ቤት የመሬት የምንወለውልበት የራሱ ሳሙና አለ። ብዙ አይነት ሳሙናዎችን እጠቀማለሁና

ቅሬታዎችን እንዳመጣጣቸው አስተናግዳለሁኝ። ትክክል ከሆነ ቅሬታው ለማስተካከል እሞክራለሁ። የቀረቡ ቅሬታ አይቼ ቅሬታዎች አንዳንዴ ትክክል ላይሆኑ ይችላሉ። እነሱን ደግሞ እተዋቸዋለሁኝ። ትክክል ከሆነ ግን በደንብ አስተካክላለሁኝ በስርዓቱ ነው የማስተናግደው።

አይ አልውድም። በሽታ ነው ትርፉ። ስለዚህ አቅራሚ የበዛበት ምግብ አልውድም። ይጣፍጣል አውቃለሁ ግን ከጤናዬ ስለማይበትብኝ አልብድም። ብዙ ማብዛት ደስ አይለኝም። ትንሽ በመጠኑ አርገን ነው እንጂ ከበዛ እንደው በሽታ ነው። ስለዚህ ብዚ አልወድም እኔ ቅመም የበዛበት ምግብ።

አዎ ልብሶቼ በጣም በስርዓት የተቀመጡት ናቸው። የቤት ልብስ ለብቻው ሱሪ ለብቻው ሸሚዝ ለብቻው ቀሚስ ለብቻው በስነ ስርዓቱ ነው አጣጥፌ ማስቀመጠው። ምክንያቱም በመፈለግ ሰዓት መፍጀት ስለማልፈልግ። አንስቼ ብቻ እንድለብስ ብቻ ብዬ ማለት ነው። በድንብ በስራአት አጣጥፌ ማስቀምጣ።

በስራ አዎ እጓዛለሁኝ ምስራው ውስጥ ሌላ ወደ ክፍለ ሀገርም ሚያስኬደኝ አዎ በስራ ተጎዤ ነው ምሰራው ብዙ አይስኩዘኝም ሰራዬ ግን መሄድ ካለብኝ መጓዝ ካለብኝ እጓዛለሁ ለስራ በደንብ ምጓዘው ድርጅቴ እስከፈለገኝ ድረስ ነው።

አዎ ያልጨረስኩት ስራ ካለ በደንብ ነው ከስራ ሰዓት በኋላ የምሰራው ከስራ ሰዓት በኋላ በደንብ ነው የምንቆየው። ግን ስራዬን ከጨረስኩኝ በስራ ሰዓት እወጣለሁኝ። የሚሰራ ነገር ካለ ግን ለነገ ብዬ አላስቀምጥም። ሌላው ሁሉም ሰው ከወጣ በኋላ ከስራ ሰዓት በኋላ በደንብ ነው የምሰራው። ማሳደር ስለማልወድ ስራ

ዳቦ እወዳለሁ ሁሉንም አይነት ዳቦ እወዳለሁ ግን የበለጠ እምወደው ጣፋጭነት ያለው ዳቦ ጣፋጭ ዳቦ የሚባለውን በጣም አወዳለው ምክንያቱም ስበላው ስለሚጣፍጠኝ ስኳር ስኳር ስለሚለኝ። ደግሞ አንዳንዶቹ ቸኮሊት ያደርጉበታል እና እንደዚህ አይነት ዳቦ አወዳለሁ። አንዳንዶቹ ቸኮሌት አንዳንዶቹ እስትሮበሪ እንደዚህ አይነት ውስጣቸው የሆነ ነገር ያለ ዳቦ ያለበትን ዳቦ አወዳለሁ።

አዎ እችላለሁ በደንብ ሳልደራደር አልገዛም። እነሱ ባሉት ዋጋ አልገዛም ራሴን ዋጋ እነግራቸኋለሁ። ከዛ እሱ ይቀንሳል ይጨምራልም እንደዛ እያረግን። ተደራድሬ የምንገዛው ሁሉንም ነገ የታወቀ ነው። በተለይ ልብስ ሲሆን። በደብ ተደራድሬ ተነጋግሬ ነው ምገዛው። እናጎብዝ ነኝ አዎ።

አዎ ኢሜል እጠቀማለሁ ቆየሁኝ ለባለፉት ሃያ አመታት። ኢሜል እጠቀማለሁ በጣም ቀላል መንገድ ነው ከሁሉም ሰው ጋር የሚአግባባ መንገድ ነው። ውጭ አገር ካሉ ሰዎች ጋር ለመድረስ እሱን ነው የምጠቀመው። በተለይ የውጭ አገር ሰዎችን ለማግኘት። ኢሜል በጣም ነው የምጠቀመው እና ዘመናዊነት ነው ደግሞ ኢሜል በደንብ ነው የምጠቀመው።

የስራ ቦታየ በደንብ ድህንነት አለው በሰላም የምንኖረው። የ የእሳት ድንገት ቢነሳ ተብሎ የእሳት ማጥፊያ አለ። ትንኝ ነገሮች የሉም። አየር ማቀዝቀዣ አለን። ሙቀት ሲሰማን አየር ንፋስ መስጫውን ንከፍቷለን። በጣም ድህንነት እለው የእኔ የስራ ቦታ

እኔ የምወደው ሬስቶራንት ካርኒቮ ይባላል። ያለው ሜክሲኮ ነው። በጣም ነው ምወደው ሁሉም ምግባቸው ይጣፍጣል። ዋጋቸውም ተመጣጣኝ ነው እንደ ምግባቸው መጣፈጥ በጣም ውድ አይደለም። በጣም ደስ የሚለው፤ ዋጋቸውም ተመጣጣኝ አስተናጋጆቹም ደስ ይላሉ፣ ቤቱ የቤቱ አሰራር ደስ ይላል። ካርኒቮ ነው እምወደው ሜክሲኮ ያለው

አዎ ቅርጫት አለኝ የተለያየ ቅርጫት አለኝ ልብስ ማስቀመጥበት ቅርጫት አለኝ። አትክልሎቼን ሽንኩርት። ነጭ ሽንኩርት ቀይ ሽንቁርትም ማስቀመጥበት ቅርጫት አለ። ፍራፍሬ ስገዛ ደግሞ ብርቱካን ሙዝ ማስቀመጥበት ቅርጫት አለኝ እንደዚህ የተለይ ቅርጫቶች አሉ። የቆሻሻ መጣያ ቅርጫት አለኝ።

እኔ የምወደው ወቅት ክረምት ነው ምክንያቱም ቀዝቃዛ ነው እኔ ደግሞ ቀዝቃዛ አየር እወዳለሁ። ምወድ ወቅት ክረምት ነው ለኔ ሰላም ይሰማኛል አይሞቀኝም አያፍነኝም። በቃ ዝም ብሎ ሲጮህ ራሱ ደስ ይለኛል። የክረምት ሰዓት ላይ በጣም ነው ደስተኛ የምሆነው። በቃ ደስ ይለኛል እኔ ክረምት እወዳለሁ በጣም።

በእጅ መጻፍ በጣም ነው የምወደው ደስ ይለኛል ከአእምሮዬ ውስጥ የወጣውን ሀሳብ በእጄ ስጽፈው የበለጠ ደስ ብሎኝ ነው የምጽፈው በኮምፒውተር ከምጽፍ ይልቅ በእጅ መጻፍ ደስ ይለኛል በእስኪብርቶ አድርጌ ወረቀት ላይ ስጽፍ የበለጠ ደስታ ይሰማኛል።

በቤተሰብ ብዙ አይነት በዓላትን እናከብራለን ከእንቁጣጣሽ ጀምሮ እንቁጣጣሽ ገና ፋሲካ ጥምቀት መስቀል ብዙ አይነት ባህሎቻችን ማከብራነት የኢትዮጵያ ባህላቶችን አንድ ላይ ተሰብስበን ነው የምናከብረው። በቤተሰባችን ሁሉም ባል ምንም አይቀርም።

እኔ የምወደው ስፖርት ባስኬት ቦል ነው። በልጅነቴ ከልጅነቴ ጀምሮ የተጫወትኩኝ ስላደኩኝ ይመስለኛል፤ ደስ ይለኛል። ብዙም ተጫዋች አይኖርም ብዙ መገፋፈት የለም፤ በልክ ነው የምንጫወተው። ባስኬት በጣም ነው ያስደስተኛል እኔ እሱን ነው የምወደው።

አይ አላውቅም ሞክሬውም ሰምቼውም አላውቅም ፓም አብስየ አላውቅም ግን ጥሩ ይመስላል ስሙ ሲሰማ እንድሞክር ብለማመድ ደስ ይለኛል የሚያውቅ ሰው ቢያስተምረኝ። እንጂ እኔ ራሴ በፍጹም ሞክሬ አላውቅም አስቤውም አላውቅም ሰምቼም አላውቅም እውነት ለመናገር። ምን እንደሆነም አላወቅኩም። ቀላል መንገድ ከሆነ ግን ብሞክረው ደስ ይለኛል።

እኔ የምወደው ቀለም ሀምራዊ ነው ሀምራዊ ቀለም በጣም ነው ምወደው አንደኛ ከመልኬ ጋር ይሄዳል ያምርብኛል ልብስ ላይ ሀምራዊ ልብስ ሳደርግ ስለሚያምርብኝ ሳይሆን ግድግዳዬ ምናምን እንዳለ ሁሉ ነገር ሀምራዊ ቢሆን ደስ ይለኛል በጣም ነው ምወደው ሀምራዊ ቀለም ሰላማዊ ቀለም ነው።

እቤት ቤት ስሆን ዋይፋይ ስላለኝ ዋይፋይ ነው የምጠቀመው ከቤት ስወጣ ግን ግዴታ ስለሆነ ዳታ እጠቀማለው በጣም ውድ ነው። ግን ግዴታ ከሆነ እጠቀማለሁ ግዴታ ካልሆነብኝ አልጠቀምም። ብር ማባከን ስለማልፈልግ ብዙ ተጠቃሚ አይደለም። ግን ቤት ካልሆንኩኝ ግዴታዬን እጠቀማለው ዳታ ከቤት ውጪ ከሆንኩኝ ማለት ነው።

እኔ የምመኘው የእረፍት ጊዜ ምን አይነት መሰላችሁ? በቃ ከሁሉም ነገር ነፃ ሁኜ ብቻዬን ጸጥ ያለ ቦታ ላይ የምንም ድምጽ ማልሰማበት የምንም ሀሳብ ማላስብበት ጸጥ ያለ ብቻየን ምሆንበት ጊዜ ነው። የምመኘው።

አዎ መታጠቢያ ቤት ውስጥ ስገባ እዘምራለሁ ብዙ ጊዜ ምክንያቱም ድምፄ ስለማያምር ሰው እንዳይሰማኝ ስለምፈልግ ብቻዬን የምሆንበት ቦታ ደግሞ እሱ ስለሆነ። መታጠቢያ ቤት ውስጥ መዘመር ደስ ይለኛል። ደግሞ የማደርገው ስገባም ጸጥ ከምል ብዘምር መርጣለሁ። እና እወዳለሁኝ እንደውም

ትምህርት ቤት ውስጥ ምወደው የነበረው ትምህርት አማርኛ ነው። አማርኛ በጣም ደስ ይለኛል የአፍ መፍቻ ቋንቋዬም ስለሆነ አይከብደኝም። ሰምና ወርቅ የሚባለው ነገር በደንብ ስንፈላሰፍ ደስ ይለኝ ነበር እና አማርኛ ነበር በጣም ምወደው። አሁንም አማርኛ ወዳለሁኝ።

አዎ በደንብ ጊዜዬን በደንብ ነው የማስተዳድረው ምንም የማባክነው ሰዓት የለኝም። በስርዓቱ መጀመሪያውኑ እቅድ ይዛለሁ በእቅዴ መሰረት ስራዎቼን እሰራለሁ። ጊዜን አላባክንም። በደንብ ነው የማስተዳደረው። ትልቅ ሰው ነኝ ስለዚህ ጊዜዬን በደምብ ማስተዳደር እችላለሁ። በደንብ

የቅጥር ሂደት ይሰጥቻት ያስጠላል። ከቃለመጠየቁ የጽሁፍ ፈተና እንደገና እንደገና ተኝ የጽሁፍ ፈተና እንደገና ቃለመጠየቅ ሶስቴ ምናምን ይደረጋል በጣም ነው የሚያሰለቼው። ግን ያው ሲያልቅ ደስ ይለናል። ግን ሲያልቅ የቅጠር ሂደትና ማለፍ በጣም ብዙ የሰቃዩናል ደስ አይልም።

ሰርግ የሚከናወነው ያው በጭፈራ፣ በደስታ ጎረቤት በመጥራት ጭፈራ አብሮ በመጠጣት አብሮ በመብላት አብሮ በመደሰት ሁሉንም ሰው የሚያውቁትን ሰው ሁሉ ዘመድ ጎረቤትን ዘመድንም አብሮ ተሰብስቦ እንደዛ ነው የሚከናወነው የሰርግ ስርዓታችን። ብዙ ሰው ሰብሰብ ብለን ነው የምናከብረው።

ከቤቴ ስራ በጣም ይርቃል ቢያንስ ሶስት ሰዓት ያስኬደኛል እና ያው ቢደክመኝም እየተመላለስኩኝ የሰራሁኝ ነው። አንድ አርባ ኪሎ ሜትር እሄዳለሁ ስመለስም አርባ ኪሎ ሜትር በአጠቃላይ ሰማንያ ኪሎ ሜትር ማለት ነው ሩቅ ነው። በታክሲ ነው የምሄደው ሩቅ ነው በጣም።

ስለ ጥሩ ጓደኛዬ አንድ የምነግራችሁ ነገር በጣም ታታሪ በጣም አዛኝ በጣም ለሰው የምትራራ እና ለኔ ደግሞ በጣም በጠየኳት ሰዓት ሁሉ ከኔ አጠገብ የምትሆን የምትገኝ ልጅ ናት። ይህንን ነው እንግዲህ የምናገረው እኔ ጥሩ ሰው ናት።

መጠበቅ ግዴታ ነው ለማለት ፈልጋችሁ መሰለኝ አዎ አንድ ነገር የምንፈልግ ከሆነ ቶሎ ማናገኘው ከሆነ መጠበቅ ግዴታችን ነው ግዴታ ነው። ካለበለዛ ካልጠበቅን ያመልጠናል። ስለዚህ እኛ ፈላጊዎች ከሆንን በተለይ ታግሰን መጠበቅ በጣም ግዴታችን ነው።

አዎ እንዴ ያድጋላ እንዴ ካልጎረጥኩትማ ብዙ ቁሻሻ ይጠራቀምበታል እና ቲኒሽ ሲያድግ ከስር ከስር ነው የምቆርጠው። ምንም አላሳድግም። በጣም ነው ጣጣው ጥፍር ሲያድግ የእግሬንም የጄንም ቶሎ ቆሻሻ ሳይዝብኝ ከስር ከስር ነው የምቆረጠው። በየጊዜው በየሁለት ሳምንቱ የእጅም በየሁለት ሳምንቱ የግሬም በወር አንዴ እቆረጣለሁኝ።

እኔ ብዙ ጊዜ ስተኛ ሁለት ሰዓት ላይ ነው ማታ ሁለት ሰዓት ላይ እተኛለሁ። ብዙ አላመሽም። በቶሎ ተኝቼ ጠዋት በቶሎ ነው የምንነሳው። ብዙ ሰዓት ብዙ ጊዜ። ማታ ሁለት ሰዓት ላይ። በደከመኝ ሰዓት ደግሞ የጠቀመኝ ሁለት ሰዓት ከሆነ እንቅልፌ ይመጣል ይደክመኛል። ስለዚህ ሁለት ሰዓት ላይ ነው የምተኛው።

አዎ በደንብ ለማስቀመጥ መስገራቶችን ምክንያቱም የሆነ ነገር ስፈልግ ምንድን ነበር እያልኩኝ ዝም ብዬ ራሴን ከማስጨነቅ በስርዓቱ በመዝገብ ይዤ። ወጪዎቼን ገቢዎችን ሁሉን ነገር በመዝገብ አስቀምጬ። በፈለኩት ሰዓት እንዳይ ግራ በገባኝ ሰዓት እንዳይ እንዳልወናበድ ይጠቅመኛል። መስቀል በጣም ነው የምጠቀመው።

አይ የለኝም ሁሉም ሰው ሚቀመጥበት ላይ በየተራ ነው ምንቀመጠው ሌላውም ሰው ይቀመጣል የተለየ መቀመጫ የለኝም። ቤት ውስጥ ያሉት መቀመጫዎች ላይ ዝም ብዬ ነው ምቀመጠው ያገኘሁት ላይ ሁሉም ሰው ያገኘው ላይ ነው ሚቀመጠው። የተለየ መቀመጫ ምለው የለኝም። እኔ ተመሳሳይ ነው ወንበሩም ቢሆን ሶፋውም ቢሆን። ሁሉም አንድ አይነት ሰው ሁሉም ሰው ሚቀመጥበት ነው የተለየ የለኝም።

የስልኬ ባትሪ በጣም ማልነካካው ከሆነ ለሁለት ቀን ያስጠቅመኛል በደንብ ቲክቶክ ዩቲዩብ ማይበት ከሆነ ግን አላውቅም ግማሽ ቀን እና ስድስት ሰዓት ያህል ያስጠቅመኛል። ማልካካው ከሆነ ግን ለሁለት ቀን ሙሉ ምንም አይሆንም አያልቅም። አንዴ የሞላሁት አያልቅም ቶሎ።

አዎ ብዙ ቅጽል ስሞች አሉ። እናቴ ትራንት ገንዘብ ስሞች የተኛነች እህቶቼ የሰሙ የሰጡኝ አለ። ጓደኞቼ የሰሙ የሰጡኝ ሜሮን ኪኪ ውቲ ተየክሰስማት ብዙ ስማት ቅጽል ስም ኑኑ። ብሎ ቅጽል ስም አለኝ። እና እወዳቸዋለሁ ቅጽል ስሞቼ።

መስታወት ላይ ብዙ ጊዜ አላጠፋም ያው ጠዋት ከቤት ልወጣ ስል መስታወት አያለው። በተረፈ ብዙ ጊዜ መስታወት አታይ ጊዜ ምን? ያህል ብዙ ጊዜ አላይም። አንድ ጊዜ በቀን አንድ ቢበዛው ሁለቴ ባይ ነው። ብዙ ጊዜ መስታወት የምጠቀም ሰው አይደለሁኝም። አላይም ብዙ መስታወት እንደዛ ነው ጠዋት።

አዎ ስራዎችን በቅደም ተከተል ተከታትዬ አስቀምጣለሁ ያለበለዚያ ይዛባል ጊዜ ካለፈ። ይዛባል ስለዚህ በስርዓቱ በቅደም ተከተል አስቀምጠን በምፈልግበት ሰዓት እያወጣሁ እንዳይ ማለት ነው። በስርዓቱ አደራጅቼ ነው የማስቀምጠው። አለበለዚያ ከጊዜ በኋላ ሳየው ራሴንም ግራ ስለሚያጋባኝ ማለት ነው።

እኔ በአብዛኛው ቀን ወደ ገበያ የምሄደው ቅዳሜ ለት ነው። ከሰኞ እስከ አርብም እወጣለሁ ግን በአብዛኛው ገበያው ሙሉ የሚሆነው በቅዳሜ ቀን ስለሆነ። ቅዳሜን መርጣለው ገበያ ለመውጣት። የፈለኩትን የተለያዩ አይነት ነገሮችን መግዛት ስለሚችል ማለት ነው። የምግብ ነክ ነገሮች ሊሆን ይችላል። ጥራጥሬ ፍራፍሬ ዱቄቶችን የሆነ ጫማም ሊሆን ይችላል የተለያዩ ጫማዎችን ከዛ እንደው ያው ቤትም ይሆን። ቢሮ ማደርጋቸውን ለግብዣ ለጥሪ የሚደረጉ ጫማዎችን ለመምረጥ የሚመቸው በሰፊው አማራጭ የሚኖረው ቅዳሜ ስለሆነ ቅዳሜ ቀን እገዛለሁኝ። ሌላ ነገር ልብስ እራሱ አልባሳትን ይሁን ቀሚስ ይሁን ሹራብ ሸሚዝ ሁሉን ነገር በምርጫ ማገኘው ቅዳሜ ነው። አንድ ገበያ ጋር እንኳን ባላገኝ ሌላኛው ሌላ ቦታ ያለ ገበያ ጋር ሄጄ መሞከር ስለምችል። በጣም ሰፊ አማራጭ ስለሚኖረኝ ቅዳሜን መርጣታለሁኝ ለገበያ ቀን። ይሄ ብዙ ጊዜም ምሽምት እቃዎችም ምገዛው ቅዳሜ ላይ ነው። የቤት እቃዎች ራሱ ምንድነው? ቅናሽ የሚወጣባቸው አብዛኛው ጊዜ ለበአል ሰሞንና ለሰንበት ቀናቶች ነው። ቅዳሜና እሁድ ለሚገዙ እያሉ ነው የሚያወጡት እና እኔ እሁድ ያው ስለማይመቸኝ ቤተክርስቲያን ስለማሳልፍ ብዙ ጊዜ። ቅዳሜን ተመራጭ አደርጋለሁ ለ ገበያ ቀንነት እም እም ስካርድ መግዛት ይችላል እም እም መግዛት ትችላለህ? ግን የሆነ ሰፊ አማራጭ የሚኖረው ዘርፍታ ሜሪ ላይ ነው። አንደኛው ቦታውን እንኳን ባይኖር አንድ ቦታ ቢታጣ አሁን መርካቶ ሄጄ መርካቶ ባጣ ስድስት ኪሎ አላጣም። ስድስት ኪሎ የፈለኩትን ነገር እኮ ባላገኝ ግን ወይ ያሪት ጋር አልደገበረኩም እዛ ደግሞ እጠይቃታው። እዛም ከተወደደብኝ ካላገኘሁም ደግሞ መገናኛ በሰፊው አገኛለሁ። በደንብ መገናኛ ከላገኘው ሃያ ሁለት እጥፍ ብዬ ሃያ ሁለት ካለ ስለዚህ በደንብ ሰፊ አማራጭ ነው ቅዳሜ ቀን። ያው ገበያቸው ቅዳሜ እንደሆነ ስለሚያውቁ ለመስራት ነው የሚወጡት አይመልሱም ደንበኛ በዋጋ ምናምን ተጨቃጭቀው አይመልሱም። እንደምንም ብሎ የያዟትን ጋር በዛች ቀን ያው ሳምንት ሆኖ እነሱም ክፍት ሆኖ አይደል የሚውሉት እነሱም በዛች ቀን ተጠቅመው መሸጥስለሚፈልጉ በስርዓቱ ያስተናግዳሉ። እንድንሄድ፣ እንድንርቅ አይፈልጉም ገዝተን እንድንገባ ነው የምንፈልጉት እነሱም ሸጠው መግባት ነው የምንፈልጉት ስለዚህ። እኔ ከሰኞ እስከ አርብ ገበያ የሚወጡ ሰዎች አሉ ብዙም አማራጭ የላቸውም እኮ ልፋት ነው የሚሆንባቸው። ስለዚህ እኔ የምመክራቸው ከእኔ ልምድ ተነስቼ የምመክራችሁ ቅዳሜ ነሽ የምታወጡ ነው የምለው። የትኛውም አይነት ልብስ ቢሆን ሰልባጁ እንኳን ይሄ ሁለተኛ ሌላ ተለብሶ የሚመጣ ልባሽ ልብስ አለ አይደለ ቦንዳ ሚባለው እሱ ራሱ አዲስ የሚያስገቡት ቅደሜ ላይ ነው። በጣም ነው የሚገርመኝ። አርብ ሄጄ አርብም ወደ ማታ አካባቢን እንኳን ሂጄ ስትጠይቅ ነገ አዲስ አመት ውስጥ ቅዳሜ ነው እነሱ ራሱ አዳዲስ ልብስ የሚያስገቡት። ስለዚህ የታወቀ ነው አዲስ እቃ ነው ሁላችንም እንፈልገዋለን። እና ለምርጫ በዛ ብሎኝም ከብዙ አማራጮች መሃል መምረጥ ስለሆነ ደስ የሚለው። አዎ ቅዳሜን ነው የምመርጠው። የትም ብትሄድ ክፍት ሆኖ ምንድነው? ሻጮቹ ራሱ ሰው ለማስተናገድ ዝግጁ ሆኖ ሳይደክማቸው ፈገግ እያሉ ሚቀበሉት ለመሸጥ ዝግጁ ሆኖ የሚጠብቁት ቅዳሜ ነው። ከሰኞ እስከ አርብ እነሱም ይሰለቻቸዋል መሰለኝ ላትገዛ ምን የምታደርገን አለች ነገር ነው የሚሉት። እና እኔ ስካርብ ብዙም ተገዣ አይደለም ውስጥም ብዙ አገዛም አይመቸኝም። እኔ ቅዳሜ ቅዳሜ ግን በጣም ትክክለኛ የገበያ ቀን ነው ብዬ የማስበው እኔ በበኩሌ ካየሁትም አንፃር ከተሞከረው ወይም አንፃር ሌላ ጊዜ ሲገዛ ያለው ዋጋ እና ቅዳሜ ሲገዛ ያለው ዋጋ የተለያየ ነው። በደንብ ይታያል።